ለነገሮቼ ነገሮቼን በጣም በስርዓት ነው የማስቀምጠው። እኔ ያስቀመጥኳቸውን እቃዎች ከምትጠነቀቅላቸው ሰው እንኳን ሲነካብኝ አልወድም በዚህ ቤተሰብ ያቀኛል። በጥንቃቄ እቃ በማስቀመጥ በመጠንቀቅ። በጣም አንደኛ እና ጎበዝ ነኝ ልዩ ተሰጥኦኝ ማለት ይቻላል። በቃ በጥንቃቄ ነው። ነገሮችን ማስቀምጠው